ብዙ ጊዜ የምወደው ቀለም ቀይ ነው። ቀይ ስልህ ደም የሚመስለዉን ሳይሆን ቀይሞኝ የሚባለው አለ አይደለ እሱን ከለር በጣም እወደዋለሁ። ሲቀጥል ደግሞ ብሉ ብላክም በጣም ደስ የሚለኝ። በቃ ሙሉ በተለይ ሙሉ ብላክ ሙሉ ብላክ ስለብስ በጣም ደስ የሚለኝ ከራሴ ጋር የሚሄድ ውበቴን የሚያጎላ ይመስለኛል። እና ሲቀጥል ደግሞ ነጭ ቀለም በጣም እወዳለሁ በጣም ከሚባለው በላይ። ግን ደግሞ ቆሻሻ አይችልም። ቶሎ ነው የሚቆሽሸው። እንጂ ሌላው ነገር ያዘንጣል ሰዎች መሃል ጎላ ብለህ እንድትታይ ያደርጋል ፏ ነው የምያደርገውና ደስ ይላል። ጥቁርም እወዳለሁ ግን ደግሞ አብዛኛው ጊዜ ጥቁር እንደሚታሰበው የሀዘን ልብስ ተብሎ ስለሚታሰብ ያው ብዙ ጊዜ አንጠቀመዉም እኛ ሀገር። ግን ደግሞ እኛ እንደ ሙስሊሞች ደግሞ የመለያችን አባያ ታውቃላችሁ አባያ የሚባለው ጥቁር ነውና አሁን አሁን በተለያዩ ከለሮች መለበስ ተጀምሯል። እንደዚህ አይነት ነገር አባያው ማለት ነው። ሁልጊዜ ጥቁር አባያ በጣም በጣም ነው የምወደው ጥቁር አባያ።

አሁን በርከት ያሉ ዶሮዎች አሉ። ያው የምኖረው ከተማ ላይ ቢሆንም በርካታ ያሉ ዶሮችን በምችለው ግቢዬ በሚችለው አቅም እያራባሁ እገኛለሁ። አሁን ላይ ወደ ሃያ የሚደርሱ ዶሮዎች አሉ። ከሃያ ውስጥ ደግሞ ሶስት የሆኑ ጫጩቶች አሉ። ስድስት ጫጩቶች ነበሩ ያስፈለፈልኩት ከስድስቱ መሃል አንዷ በ ያው የዶሮ በሽታ አለ አይደለ በሱ ሞተችብኝ። ሁለቱ ደግሞ ድመት አስቸገረኝ እና ድመት በልቶብኝ። ሁለቱንም ድመት በልቶብኝ በአንዴ ነክሷቸው ምናምን ሞቱ። እና ሲቀጥል ደግሞ- ዶሮ በጣም ጥቅም አለው። በቃ ሁለቱንም ዶሮም መበላት የሚችል ነገር ነው። ለሰዎች የሚጠቅም ነገር ነው። ሲጀምር ሲቀጥል ደግሞ ከዶሮ ሁለት አይነት የጥቅሞች ነው የምናገኘው። አንድ ዶሮ ራሱን ስጋውን መብላት ሲቀጥል ደግሞ ከዶሮ የሚገኘው እንቁላል ነው። እና እንቁላልም አሁን ላይ በጣም ተወዷል። አንድ እንቁላል ወደ ሃያ አምስት ብር አካባቢ ነው እየተሸጠ ያለው። እና- ከውጪ ተገዝቶ ላይፍ መምራት ትንሽ ይከብዳል። ቤት ላይ ቢቻል ቤት ላይ ሁሉም በማህበረሰብ በሚችለው አቅም አምስትም ሶስትም ዶሮ ይሁን ቤት ውስጥ እያራባ- ከእነሱ የሚገኘውን እንቁላል ለራሱ መጠቀም ይችላል። በዛውም ደግሞ ከወጪ ይድናል። ከዛስ ሲቀጥል ደግሞ ራሱንም በተለያዩ ፕሮቲኖች ይጠግናል። እና ለሁሉም ማህበረሰብ ከተማ ላይ በተለይ ከተማ ላይ ላይ ለሚኖሩት ገጠር ላይማ ሁሉም አለው። ሁሉም የሚጠቀምበት ነው። በቃ እንደ ምግባቸው ነው። ገጠር ላይ ዶሮ በቆጮ ይበላል። ዶሮ በቃ ዶሮ በግብስ ዳቦ በስንዴ ዳቦ በቆሎ ዳቦ- ያው ገጠር ላይ የሚገኘው ብዙ ጊዜ እነዚህ እነዚህ ስለሆኑ የዶሮ እንቁላል በእነዚህ ነው የሚበላው። እና ዶሮ መረቅም ይጠጣል። ይሰራል። አሁን አብዛኛው ሰው የሚታወቀው የሚያውቀው ዶሮ ወጥን ብቻ ነው። ግን ደግሞ የዶሮ ኪትፎ አለ። የዶሮ መረቅ አለ። እሱንም እኛ እንሰራለን። ያው ዶሮ ባረድን ጊዜ እንደው አብዛኛው ሰዓት የምንጠቀመው ዶሮ መረቁን ነው። መረቁን ዶሮ እንቀቅለውና በውሃ ያው ብዙ ሰዓት ይፈጃል ዶሮ ስጋውን ለመብሰል- ከዛ እስኪበሰል ድረስ መጠበቅ ነው። ከዛ ዶሮ ከበሰለ በኋላ ደግሞ- ዶሮውን አውጥተን ስጋውን እንከትፈዋለን። ከዛ ስጋውን ከትፈነው መረቁን የኖረውን መረቅ ጨምረንበት ቅቤም አደርገንበት ከዛ በጣም የሚጥመው በጣም ከሚታሰበው በላይ ብዙ ሰው ይሄንን አያቅም። እና- በጣም ይጥማል። እንደውም ብዙ ቀን ሁሉም ሰው እንዲሞክረው የምፈልገው ነገር ነው። ከዶሮ ወጥ ይልቅ ያው ዶሮ ወጥ ደግሞ ጥሩ ነገር ነው። መጥፎ ነው እያልኩኝ አይደለም። ግን ደግሞ- በርበሬው በጣም ነው የሚያቀጥለው። በዛ ላይ ብዙ የሚፈጀው ሽንኩርት አለ። ብዙ ወጪ ነው የሚጠይቀው ዶሮ ወጥ ለመስራት እንደሚታሰበው ዶሮ ወጥ ቀላል አይደለም። እና አሁን ላይ ደግሞ የመጡ የዶሮ ጥብሶች የዶሮ አርስቶች አሉ። እነዚህ ቢያንስ ወጪ ቆጣቢ ናቸው። ከዶሮ ወጡ ይልቅ ማለት ነው። እና ዶሮ ወጡ ብዙ ሽንኩርት ምናምን ስለሚጠይቅ አብዛኛው ሰው እነዚህን እየተጠቀመ- ወጪ ባያበዛና አብዛኛው ጊዜ ደግሞ ተጠቃሚ ቢሆን የዶሮ እላለሁ። አሁን ላይ ስጋ በጣም ተወዶአል። አንድ ስጋ ወደ ሺህ አምስት እንደዛ አካባቢ ይሄዳል። እና አንድ ኪሎ ስጋ ለመግዛት። እና ሺህ አምስት መቶ አንድ ኪሎ ስጋ ከመግዛት አንድ ዶሮ እንኳን ታርዶ ቢበላ እና- ለቤተሰብም ይደርሳል። ይሆናል። ይሄ ወጪ ቆጣቢ ነገር ስለሆነ ሁሉም በየቤቱ እያራባ እያባዛ ቢሰራውና ቢጠቀምበት እላለሁ።

ዝናብ ሲዘንብ ብዙ ጊዜ ማድረግ የምፈልገው ነገር መተኛት ነው። በቃ ስናብ በሚዘልብ ሰዓት በጣም ደስ የሚል እንቅልፍ ነው የሚወስደኝ። በጣም መተኛት እወዳለሁ በዛ ሰዓት ላይ በቃ ብርደም ስላለ ሽፍንፍን ብዬ ወረደች ውስጥ ገብቼ ያንን ብርዴን ማስረሳትና ለጥ ማለት። እና ደግሞ ከዛ ካለፈ በዝናብ ሰዓት ላይ የሆነ በቃ ሽፍንፍን ያለ ቤቱን ደግሞ ጥጫጭ ጫሽ ተደርጎበት ነው እና ተፈልቶ ምናምን። ብለን ፈንዲሻ ስንበላ ወይ ሙቪ ስናይ ኦር ፊልም ኦስማንን ባይ ደስ ይለኛል። እሱን እያየን ምናምን ብናሳልፍ እና እንደዛ ባደርግ ደስ ይለኛል። ከዛ ውጪ ደግሞ አንዳንድ ጊዜ በዝናብ ሰዓት ላይ የቤታችንን ምንጣፎች ተለቅ ተለቅ ያሉ ነገሮችን እናጥባለን። ምክንያቱም ዝናቡን ስለሚያግዘን እና ደግሞ ውሃ እጥረት ብዙ ጊዜ ስለሚኖር ዝናብን ስናገኝ። ያ ትላልቅ ልብሶችን ሌላ ጊዜ በወንባ ውሃ ማናጥባቸውን ሁል ጊዜ ሊታጥቡ የማይችሉ ልብሶችን ዝናብ እየዘነብ ልናጥባቸው እንችላለን ይሄ ጥቅም አለው። ወይ የሚለው ነገር እሱማ የታወቀ ያው ጥቅም የለውም። ምክንያቱም ያዝናበት በሚዘንብ ስዓት ወገባችን ላይ የሚያርፈው ያው ወገባችን ላይ ሲያፍድም ብርድ ይመታናል። ብርድ ስለሚመታን ሊያስተኛን ይችላል። ሳለም ጉንፏን ሊይዘኝ ይችላል። እና ብዙ ጊዜም ሊያስለን ሳል በቃ ብዙ የሚቆይብን ሳልም ሊያስለን ስለሚችል። እኔ በዝናብ ላይ ልብስ ማጥበ የተለያየ በዝናብ ላይ መጫወት ምናምን እንደሱ ነው የሚነገር ለሰው ልጅ አልመክርም። ግን አሉ ዝናብ እንደመዝናኛነት የሚወስደው በዝናብ የሚዝናኑ የሚጫወቱ አሉ እሱን እኔ አልመክርም። ቢቻል ቢቻል ዝናብ እስኪቆን ድረስ ከቤት ባይወጣ ጥሩ ነው ብዬ አስባለሁ።

ቅዳሜና እሁድ ያው የእረፍት ቀኔ ስለሆነ ቤት ነው የማሳልፈው። ግን ደግሞ ቤት ሲሆን ቅዳሜ ቀን የተለያዩ የጽዳት ስራዎችን እሰራለሁ ቤት ማጽዳት ሊሆን ይችላል። ምግብ መስራት የተለያዩ በቃ ከልብስ ውጪ ያሉ ነገሮችን እንዳለ ራሴን ቴክ ኬር ማድረግ ራሴን በጣም መንከባከብ ራሴን መጠበቅ። ለፀጉሬም ይሁን በቃ ራሴ ላይ ማድረግ የምፈልጋቸውን ነገሮች የማደርግበት ቀን ነው። ፕሮግራም ያው ከፕሮግራም ስለሌኝ ማለት ነው። እና እሁድ ደግሞ ከጧት ጀምሮ እስከ ስድስት ሰዓት ድረስ ያለውን ልብስ በማጠብ በቃ ሳምንቱን የተጠራቀመውን ቆሻሻ ልብሶችን አጥባለሁ። ከዛ በኋላ ሰላቴን ሰጥቼ ምግቤን በልቼ ከስምንት ሰዓት ጀምሮ ያለው ሰዓት ለኔ እረፍት ሰዓት ነው እስከ አስር ሰዓት ድረስ ማለት ነው። ከአስር ሰዓት በኋላ ደግሞ ያለውን የጠዋት ያጠብኩትን ልብስ አወራርጄ አጣጥፌ ሳጥኑ ውስጥ አስተካክዬ አስቀምጣለሁ ማለት ነው። ይሄ ማለት ይሄንን ቅዳሜና እሁድ ላይ እነዚህን የማደርገው ምንም አይነት ውጭ ላይ ምንም አይነት ፕሮግራም ከሌለኝ ብቻ ነው። ግን የዛሬ ሳምንት የዛሬ ሳምንት ያለፈው የዛሬ ሳምንት ፕሮግራም ነበረብኝ እዚህ ሰርግ ምናምን እና እዛ ፕሮግራም ላይ። እዛ ፕሮግራም ስላለብኝ በቃ ገስጠዋት ጠዋት ብዬ ላይ ያሉ ስራዎችን እሰራለሁ ከዛ ከሰአት ደግሞ እዛ ሰርግ ቤት ሄጄ የሚታገዝ ነገር ካለ እያገዝኩ እየሰራሁ ነበረ። እና እሁድ ቀን ደግሞ ፕሮግራሙ ዋናው ፕሮግራም ስለነበረ እዛ በመሄድ ስንጨፍር በቃ ደስታችንን ስንክርዝ ነበረና። አንዳንዴ ፕሮግራም ካለኝ እንደዚህ አሳልፋለሁ ፕሮግራም ከሌለኝ ደግሞ አሁን እንዳልኩት ነው የማሳልፈው። ብቻ የእረፍት ቀን ይባላል እንጂ የጽዳት ቀን ነው። ለሁላችንም አብዛኛው ሰው በቃ ኢትዮጵያ ውስጥም ሆነ አለም ላይ የሚሆን ሰው እንዳለ። አብዛኛው ላይ እሁድ ቀን እረፍት ቀን ይባላል እንጂ የስራ ቀናችን ነው እና። እና እንደዛ ነው የምናሳልፈው።